ለምን? ያህል ጊዜ በዚህ ስራ ሰርተሀል የሚለው እኔ ወደ አስራ አራት አመት የጤና ሴክተር ውስጥ ሰርቻለሁ። ስለዚህ ብዙ ኤክስፔሪያንስ አለኝ። ብዙ የህክምና እውቀትም አለን። ስለዚህ በደስታ እስካሁን እየሰራሁ ነው። ወደፊትም በጥሩ ሁኔት እሰራለሁ ብዬ አስባለሁ። ሞያዬን በጣም እወዳለሁ በሞያዬ እየሰራሁ ነው። የትምህርት ደረጃም እያሻሻልኩ እየተጨመርኩ እየጨመርኩ ነው። ስለዚህ ብዙ ነገር ችሎታዬም እየጨመረ ስለሄደ እኔ ፍላጎቴም ጥሩ ስለሆነ ወደፊትም ከዚህም በላይ እሰራለሁ ብዬ አስባለሁ።

ሽቶ? ትጠቀማለህ የምለው ሽቶ እኔ አልጠቀምም ብዙ ጊዜ አልጠቀምም ምክንያቱም አለርጅክ አለኝ። ሽታ ነገር አልወድም ሽታ ነገር ሽቶ ከተጠቀምኩ ያስነጥሰኛል። ስለዚህ ስለሚያስነጥሰኝ ለጤናዬ ጥሩ ስላልሆነ። ሽቶን አልጠቀመም ብዙ ጊዜ ቤት ቤት ውስጥ ራሱ ሌላ ሰው ሽቶ እንዳይጠቀም። እመክራለሁ ለራሴም አልጠቀምም። ሽታ አለው ሳሙናም ሆነ ሌላ ዶድራንት ነገር አልጠቀምም። ብዙ ጊዜ ያስነጥሰኛል ያሳክከኛል። ስለዚህ አለርጂም ስለሚያስከትል እኔ ብዙ ጊዜ አልጠቀምም ማለት ነው።

ጊዜህን በደንብ ታስተዳድራለህ የሚለውን? አዎ ጊዜህን በደንብ አስተዳድራለሁ በጣም ጊዜየን መጠበቅ መጠቀም በጣም አስፈላጊ ነው ጊዜ አንዴ ካለፈ እንደገና ማግኘት ስለማይቻል ጊዜውን መጠቀም ግዴታ ነው። በጣም ከሰከንድ እስከ ሰዓት ያለው ጊዜ በደንብ ቦታ በመስጠት መጠቀም አስፈላጊ ነው ብዬ አስባለሁ። ለስራችን ያለን ጊዜ መጠቀም አለብን በደንብ ካልተጠቀምንም ኪሳራ ውስጥ እንገባለን። ስለዚህ ጊዜ ወደኋላ አይመለስም አንዴ ከሄደ አንዴ ካለፈ አለፈ ማለት ነው። ስለዚህ ጊዜያችን በደንብ መጠቀም አለብን። በደንብ ለሁሉም ጊዜ አለ። ስለዚህ ለምግብም ጊዜ አለ ለመጫወትም ጊዜ አለ። ለሌላ ለስራም ጊዜ አለ መጽሐፍን እንደሚለው ለሁሉም ጊዜ አለው ይላል መጽሐፍ ቅዱስ። ስለዚህ ጊዜያችን እንድንጠቀም መጽሐፉ አስተምሮናል። መጽሐፍ ቅዱስ አስተምሮናል ስለዚህ በዛው መሰረት ጊዜያችን መጠቀም አለብን ብዬ አስባለሁ። ጊዜ ካልተጠቀምን ጊዜያችን ዝም ብሎ ነው የሚያልፈው። ስለዚህ ጊዜያችን በደንብ መጠቀም አለብን። ጊዜዎችን በደንብ ተጠቅመን ጥሩ ነገር ውጤት እናመጣለን ብየ አስባለሁ። ጊዜያችንን ካልተጠቀምን ዝም ብሎ ጊዜ ያልፋል። አንዴ ጊዜ ካለፈ ደግሞ ወደኋላ መመለስ አይቻልም። ብዙ ሰዎች ዝም ብሎ ጊዜያቸውን አይጠቀሙም። ጊዜያቸውን አይጠቀሙም ጊዜያቸው ዝም ብሎ ይቃጠላል አይማሩም። አይሰሩም ወይም ነገር ሌላ ነገር አይሰሩም። ብዙ ስራዎች አሉ። ዝም ብሎ ቁጭ የሚሉ ሰዎች አሉ። ይሄ ጥሩ አይደለም። ስለዚህ ምን ማድረግ አለበት? ጊዜያቸውን መጠቀም አለባቸው። ስፖርት መስራት ጊዜ ነው። ልብስ ማጠብ ጊዜ ነው። ስራ ነው ጊዜ መጠቀም ነው ስለዚህ። እንቅስቃሴ ማድረግ ስራ ነው። ስለዚህ ጊዜያችን ለሁሉም ነገር መጠቀም አለብን ብዬ አስባለሁ። ይሄን ካደረግን ብዙ ውጤታማ እንሆናለን። አሁን ሰዎች አሁን ውጪዎች ነጮች ማለት ነው ጊዜያቸውን ይጠቀማሉ። ሰከንድ ለነሱ ትልቅ ቦታ አለው። ስለዚህ ከእነሱ መማር አለብን ብዙ ነገር መስራት አለብን። ይሄን ይሄን ማድረግ አለብን ብዬ አስባለሁ። አንዳንድ ካልቸር ለጊዜ ቦታ አይሰጥም። ወይም አንዳንድ ህብረተሰብ ለጊዜአቸው ቦታ አይሰጡም ዝም ብሎ ነው የሚያሳልፉት። ስለዚህ ብዙ ሰዎች በመጠጥ ቤት በጫት ቤት ሄዶ ጊዜያቸውን ያቃጥላሉ። ስለዚህ ጊዜ ማቃጠል እንደዚሁ ጊዜው እንዴት እየጠፋ እንደሆነ። እኔም እረዳለሁ። ስለዚህ ጊዜያችን በደንብ መጠቀም አለብን ብዬ አስባለሁ። እኔ በራሴ ጊዜየን በጣም እጠቀማለሁ ጊዜየን በደንብ እጠቀማለሁ። ለምግብ ጊዜ አለኝ። ለስራ ጊዜ አለኝ። ለቤተሰቦቼ ጊዜ አለኝ። ሌላ ቦታ ለመሄድ ጊዜ አለኝ ስለዚህ። ጊዜ እንደዚሁ ያሳለፍኩ ብዙ ነገር ውጤታማ እየሆንኩ ስለሆነ በደንብ ደስተኛ ነኝ። ሌሎቹንም አስተምራለሁ ሌሎች በደንብ ስራቸውን እንዲሰሩ። ሁሉ ነገር በጊዜው እንዲያደርጉ ጊዜያቸው ሳያልፍ በጊዜው ሁሉን ነገር እንዲያደርጉ። እንዲንከባከቡ እንክብካቤ እንዲሰጡ ለፋሚሊያቸው ጊዜ እንዲሰጡ። ለጓደኛቸው ጊዜ እንዲሰጡ። ለስራቸው ጊዜ እንዲሰጡ በጣም አመሰግናለሁ ይሄን ሁሉ ስላረኩ

ነገሮችን በስርዓት ታስቀምጣለህ? የሚለው አዎ ነገሮችን በስርዓት አስቀምጣለሁ ነገሮችም በንስረ ስርዓት ማያዝ ማስቀመጥ አስፈላጊ ነው። ይሄ በጣም ወሳኝ ነገር ነው ብዬ አስባለሁ። ነገሮቻችን በደንብ መከታተል በደንብ ማስቀመጥ ስርዓት ማስያዝ በጣም አስፈላጊ

ኮምፒውተር መጠቀም ትችላለህ? የምለው አዎ ኮምፒውተር መጠቀም በደንብ እችላለሁ። ኮምፒውተር ያለ ኮምፒውተር እራሱ ስራ መስራት አይመቸኝም። እኔ ስራዬ የምገናኘው በኮምፒውተር ነው። ብዙ ስራዎች እሰራለሁ ፕሮፖዛል እሰራለሁ እጽፋለሁ አነባለሁ። ስለዚህ ብዙ ነገር ስለሚያደርግ በዚሁ ኮምፒውተር እጠቀማለህ ብዙ ጊዜ ማለት ነው። ኮምፒውተር የማይጠቀም ብዙ ሰው የለም በአሁኑ ጊዜ አሁን የተማረ ሰው ብዙ ሰው ኮምፒውተር እየተጠቀመ ነው። በኮምፒውተር ነው ሁሉ ነገር ማድረግ የምንችለው ስለዚህ ኮምፒውተር መጠቀም አለብን ብዬ አስባለሁ እኔም እየተጠቀምኩ ነው ማለት ነው። ቴክኖሎጂ መጠቀም በጣም ወሳኝ ነው። ይሄ ኮምፒውተር በአሁኑ ጊዜ በጣም ብዙ ውድም አይደለም እያንዳንዱ ሰው ከቻለ ገዝቶ እንዲጠቀም እመክራለሁ። እኔ መስሪያ ቤት ሁሉም አሁን በአሁኑ ጊዜ በኮምፒውተር ነው ስራቸውን የሚያከናውኑት። ስለዚህ ኮምፒውተር መጠቀም ይሄ ግዢ መፈጸም ለሁሉም ሰራተኛ መስጠት ሰራተኛው በቴክኖሎጂ እንዲያድግ ማድረግ በጣም ወሳኝ ነው ብዬ አስባለሁ። መስሪያ ቤቶችም ይሄን ቢያደርጉ ጥሩ ነው ብዬ አስባለሁ። ስለዚህ ኮምፒውተር ሁል ጊዜ አንድ ሰው ይዞ መንቀሳቀስ ወይም ያለው መስሪያ ቤት ያለውን ኮምፒውተር መጠቀም አለበት ብዬ አስባለሁ። በአሁኑ ጊዜ ብዙ መስርያ ቤት ብትሄድ ሰው በወረቀት የሚሰራ ስራ የለም አውን ቀርቱዋል እየቀረ እየሄደ ነው ማለት ነው። ስለዝህ አሁን በኮሚፒተር ሁሉ ነገር መፈጽም መስራት ጥሩ ነው። ብዙ ነገርም ዳታችንም በደንብ ያስቀምጣል በስነ ስርዓት ያስቀምጣል። ረጅም አመት በኋላ እንደገና ዳታችን ፋይላችን እናገኛለን እንጠቀማለን። በወረቀት ቢሆን ግን ቶሎ ስለሚጠፋ ተመልሰን ላናገኝ ስለምንችል ኮምፒውተር መጠቀም በጣም ወሳኝ ነው። የኮምፒውተር እውቀትም በጣም ወሳኝ ነው ኮምፒውተር እውቀት የምናገኘው አንደኛ በየቀኑ ከምናነበው ነገር ሊሆን ይችላል። ከምናነበው ከምንጠቀመው ነገር ሊሆን ይችላል። በየቀኑ ፕራክቲስ የምናደርገው ነገር ሊሆን ይችላል። ይሄን አልፎ ደግሞ ትምህርት ቤት ስላለ ትምህርት ቤት ሄዶ ስልጠና መውሰድ ትምህርት መማር ስለኮምፒውተር እውቀት ማግኘት በጣም አስፈላጊ ነው ብዬ አስባለሁ። በአሁኑ ጊዜ እስከ ዩኒቨርሲቲ ደረጃ ራሱ ኮምፒውተር የሚያስተምሩ ዩኒቨርሲቲዎች አሉ። ስለዚህ ዩንቨርስቲ ገብቶ መማርም ይቻላል እስከ ኤለመንተሪ ራሱ እስከ ሃይስኩል ምናምን ኮምፒውተሮች አሉ ኮምፒውተር ያስተምራሉ ኮምፒውተሮቹን በደንብ ተምረን እውቀቱን እናገኛለን ብዬ አስባለሁ። ይሄን አልፎ ደግሞ ከጓደኛችኋችን ከጓደኞቻችን ብዙ ነገር መጠቀም እንማራለን መማር አለብን ብዬ አስባለሁ። ስለዚህ ይሄን ይሄን ሁሉ እያደረግን ኮምፒውተሮችን የኮምፒውተር ችሎታችን የኮምፒውተር እውቀታችን እየጨመረ ስለሚሄድ ይሄን ማድረግ ጥሩ ነው ብዬ አስባለሁ። ልጆቹንም ማስተማር አስፈላጊ ነው በጊዜ ልጆች ኮምፒውተር መጠቀም ከቻሉ ወደፊት አይከብዳቸውም። የኮምፒውተር ርዉቀታቸውም በጣም ይጨምራል። ስለዚህ ልጆች በየጊዜው በጊዜ በ መጠቀም አለባቸው ብዬ አስባለሁ። አስተማሪዎቹም ልጆቹም ማስተማር እንድጠቀሙ ማድረግ ጥሩ ነው ብዬ አስባለሁ። ይሄን ማድረግ የኮምፒውተር እውቀታችን በየጊዜው እየጨመረ እንዲሄድ ማደግ ወሳኝ ነው። ስለዚህ በየጊዜው መማር ማንበብ ፕራክቲስ ማድረግ ጥሩ ነው ብዬ አስባለሁ።

ይቅርታ መጠየቅ ቀላል ነው ይላል። ቀላል ላይሆን ይችላል። አንድ ሰው ይቅርታን መጠየቅ ብዙ ሰው ይሄን ልምድ የለውም። ይቅርታ መጠየቅ ግን በጣም ወሳኝ ነው። ግን ብዙ ሰው ይቅርታን መጠየቅ ልምድ የለውም ይፈራል። ችሎታም የለውም። ግን ይቅርታ መስጠት ይቅርታ መጠየቅ በጣም ወሳኝ ነገር ነው። በጣም በጣም በጣም ወሳኝ ነው። ስለዚህ ይቅርታ መጠየቅ እግዚአብሔርም ይወዳል የእግዚአብሔርም ትእዛዝ ስለሆነ። ማንኛውም ሰው ሰው ጋር ከተጣላ። ይቅርታ መጠየቅ ይቅርታ መስጠት ማድረግ በጣም ወሳኝ ነው። ይሄን ብናደርግ ብዙ በረከት እናገኛለን ከእግዚአብሔር ብዙ መልካም ነገር ስለምናገኝ። ይቅርታ መጠየቅ አስፈላጊ ነው ብዬ አስባለሁ። ስለዚህ ይቅርታ ሁሉም ሰው ማድረግ አለበት። ሁሉም ሰው ይቅርታ በጣም ወሳኝ እንደሆነ ማወቅ አለበት። ይሄን በማድረጋችን ብዙ ነገር እናደርጋለን ስለዚህ ይሄን ሁሉ በማድረግ ብዙ ነገር ያገኙ ሰዎችም አሉ። ይቅርታ በመስጠት ማለት ነው። ይቅርታ በማድረግ ይሄ ስለዚህ ይቅርታ በማድረግ በጣም ጥሩ ነው። ልጆችንም ማስተማር ጥሩ ነው። ይቅርታ ጠይቅ ይሄን ያው የሆነ ነገር ልጅ ካጠፋ ከዛ ተመልሶ ይቅርታ እንዲጠይቅ። እንዲያገኝ እውቀት እንዲያገኝ በየጊዜው ማስተማር ማስጠንቀቂያ መስጠት በጣም ወሳኝ ነው ብዬ አስባለሁ። ይሄን ይሄን ማድረግ አለብን። ብዙ ጊዜ እናቶቻችን አባቶቻችን የሰዎች ትላልቆች ሰዎች ምን ያደርጋሉ? ይቅርታ እንድናደርግ ያስተምራሉ። ይቅርታ በማድረግ በረከት እንዳለ። ያስተምራሉ ይሄን ትምህርት መውሰድ በጣም ወሳኝ ነው ብዬ አስባለሁ። ስለዚህ ይቅርታ በማድረግ ሁሉን ነገር እናገኛለን። ይቅርታ በጣም ከምንጠብቀው በላይ ነው። ብዙ ሰዎች ሰዎች ጋር ከተጣሉ በኋላ ይቅርታ ለመጠየቅ ይፈራሉ ሰዎቹ ጋርም አይሄዱም። ይሄ ሰው ሰውየውም ሊፈራ ይችላል። ሰው እርዳታ ያስፈልጋል። ሌላ ሰው ጣልቃ ገብቶ ይቅርታ ጠይቅ ብሎ ካልጠየቄ ካልመከረ ይቅርታ አይሰጡም አይሰጥም አንድ ሰው ማለት ነው። ይሄ ደግሞ ጥሩ አይደለም። መልካም ነገር አይደለም። ስለዚህ አንድ ሰው ምን ማድረግ አለበት? ከፈራ ራሱ ሌላ ሰው ጠይቆ ሌላ ሰው ጋር ለሰው ጋር ሆኖ ይቅርታ መጠየቅ መስጠት በጣም ወሳኝ ነው። ብዬ አስባለሁ። ስለዚህ ቸርችም ይሄን ማስተማር አለበት። መጽሐፍ ቅዱስ ላይም ስላለ ሰዎች ይቅርታ እንዲህ እንዲያደርጉ ይቅርታ እንዲህ እንዲጠይቁ። ማስተማር አለባቸው። ይሄ የእግዚአብሔር ትእዛዝ ስለሆነ ማለት ነው። በጣም ይሄ ነው የማያደርጉ ሰዎች አንደኛ የአእምሮ ሰላም ራሱ አያገኝም ነው። ሰላም ለማግኘት ይሄን ማድረግ ግዴታ ጥሩ ነው። ግዴታም ነው። የአእምሮ ሰላም ለማግኘት አንድ ሰው ይቅርታ መጠየቅ ይቅርታ መስጠት አስፈላጊ ነው። ይቅርታ ስንጠይቅ። ለአንድ ሰው ይቅርታ ብናደርግ ይሄ የአእምሮ ሰላም እናገኛለን። ስለዚህ ይሄን ይሄን በማድረግ አእምሮአችን ጤናችን መጠበቅ እንችላለን። ጤናችን ደግሞ በጣም ወሳኝ ነው። አንድ ሰው መጨነቅ ይችላል ጭንቀት ራሱ በዚህ መልኩ ሊመጣ ይችላል። ለአንድ ሰው ይቅርታ ካልሰጠክ በጣም ጭንቀት ውስጥ ትገባለህ ትጨነቃለህ። ስለዚህ ጭንቀት እንዳይኖር። ይሄ ነው ሁሉ ማድረግ ይቅርታ በፍቅር ሰዎችን መጠየቅ በጣም ወሳኝ ናቸው። ብዬ አስባለሁ ይሄ ይሄን ይሄን ማድረግ ጥሩ ነው ብዬ አስባለሁ።